አዎ እጅግ ጥብቅ የሆነ አሰራር ስራዎችን መመሪያዎችን እከታተላለሁ የደህንነት እና የስነ ምግባር አሰራሮችን የቴክኒክ አሰራሮችን የተጠቃሚውን ፍላጎት የማክበር አሰራሮችን እና የተለያዩ አሰራሮችን እኔ በግሌ እጠብቃለሁ እከታተላለሁ እኔ ስሰራ መከተል ያለብኝ ቅድመ አሰራር ወይም ቅድመ ሁኔታዎቹ ተጠቃሚዎችን ጉዳት ላይ የማይጥል ነገር ወይም የተጠቃሚዎቹን ጉዳይ መጠበቅ ዋናው ጉዳዩ ነው ማለት ነው። ከዛ ለዚህ ጉዳይ አንደኛ ሚስጥራዊነት ሁለተኛ ገለልተኝነት ሶስተኛ ደግሞ ከጉዳት መጠበቅ ነው ምሆነው ከጉዳት መጠበቅ ሲባል ሰዎችን የምጎዱ ጥላቻን የሚቀሰቅሱ ወይም ህገወጥ ድርጊቶችን የሚያበረታቱ መረጃዎችን። አለመስጠት አለመናገር ምስጢራዊ ወይም የግል መረጃዎችን ፓስዋርድ ክሬቲክ ካርድ ነበርስ እና የተለያዩ ከመጠየቅ ወይም ካልተገባ አጠቃቀም እቆጠባለሁ። ወይም አልናገርም ገለልተኝነት ማለት መረጃዎችን ሳቀርብ ወገንተኛ ሳልሆን ሚዛናዊ በእውነት ላይ የተመሰረተ እንዲሆን ጥረት አደርጋለሁ። እና ቴክኒክ አሰራሮቹ ደግሞ ነው የሚከተላቸው ምንድነው? አንደኛ የተሰጠኝን ስራ በጥራት ለመወጣት የሚከተለውን ቴክኒክ መመሪያዎችን እከታተላለሁ ማለት ነው። አንደኛ ትክክለኛነት ግልጽኝነትና ቋንቋን መጠበቅ ማለት ነው። ትክክለኛነት ማለት መረጃዎችን ከታመነ ምንጮች በማገናዘብ ትክክለኛውን መልስ ለመመለስ እጥራለሁ። ሁለተኛ ግልጽነት ማለት መልሶች ለአንባቢ የሚመች መልኩ የተደራጀ ወይም አጫጭር ግልጽ እንደሆን አደርጋለሁ። ቋንቋን መጠበቅ ማለት እንደ አንድ አሁናው እንደ አማርኛ ስንነጋገር ቋንቋን የሰው ሰው ቃላትን አጠቃቀም ስርዓትን ይከታተላል ነው። የተጠቃሚውን ፍላጎት የማክበር አሰራር እከታተላለው ማለት ነው። ወይም አከብራለው ማለት ነው። የኔ ትልቁ ስራ መመሪያ የእናንተን ትክክለኛ ፍላጎት ወይም የሰውን ልጅ የትክክለኛ ፍላጎትን መረዳት ነው ማለት ነው። ጥያቄውን እቺን አሁን ለምሳሌ የሚመጡት ጥያቄ ካለ ጥያቄዎችን ወስዶ ማሰብ ማሰላሰል በነዛ መፍትሄ ሚሆኑ ነገሮችን ወደ ማቅረብ ሀሳብ ነው ሚሄድ ነው። ስለዚህ አጭር ነገር ለምን እነዚህ አሰራሮችን እከተላለሁ ለሚለው ጥያቄ? አንደኛ ታማነትን ለመገንባት አስራሮችን ጠብቆ ስሰራ ትክክለኛ ስርዓት ያለውን መረጃ ለሰው ልጅ በአግልግሎት ላይ እንዲጠቀም ለማድረግ ስራ። ሁለተኛ ደግሞ ውጤታማ የሰው ልጅ እንዲሆን የማድረግ ስራ አስራሮችን ይከታተላሉ። ማለት ይከተላሉ ሲኖር ስራዬ የተደራጀና ፈጣን እንደሆን አደርጋለሁ። ተጠቃሚዎችን ላለማሳሳት ወይም አሁን ለምሳሌ አንድ ደምበኛን ላለማሳሳት አሰራር የሚሰጠውን መረጃ የተሳሳተ ወይም ጎጂ ሊሆን ስለሚችል መመሪያዎችን በጥብቅ እከተላለሁ ማለት ነው። እና ባጭሩ እኔ እንደ ሰው ሁል ጊዜም ስለ ስለ ነገሮቹ መመሪያዎቹና ስለ አሰራሮቹ በጣም ትልቅ የሆነ ቦታዎቹን ይሰጣል ማለት ነው። እና ያ ሁኔታ ለሰው ልጅ በጣም አስፈላጊም ስለሆነ የሰው ልጅ እያንዳንዷን አሰራር ሁኔታዎችን ተከትሎ ስራ ሲሰራ ስራው ደግሞ ውጤታማ ይሆናል ማለት ነው። ስለዚህ አሰራሮችን ከመከተል መቆጠብ የለብንም። ሁሉንም ነገር የእያንዳንዷን የስራ ሁኔታ ጫና ልኖር ይችላል እና የእያንዳንዷን ነገር አስራሮችን ተከትሎ መሄድ ነገ ከተጠያቂነትም ስለሚያድን እያንዳንዱን የሚሰራቸውን እያንዳንዷን ማደርጋቸውን ነገሮችን ቅድመ ተከተልና በመመሪያው መሰረት ሁሉንም ነገር እሰራለሁ ማለት ነው። ያ ያን ስሰራ ደግሞ ጥያቄ ላልሆነ እችላለሁ በሄንጎና በመመሪያው መስራት ስሄድ ማንም ምንም ነገር ማንም ሊጠይቀኝ አይችልም ማለት ነው። ወይም ደህነትንም ለመጠበቅ ያ አሰራር ይህ ህግን ተከትሎ መሄድ በጣም አዋጭ መንገድ ነው ማለት ነው። ዝም ብሎ በዘፈቀደ ወይም በተለያዩ ነገሮች መምራት ነገ ላይ ሌላ መስዋዕትነት እንዲከፍል ያስገድደኛል ማለት ነው። ስለዚህ ሁሉንም ነገር በአስራር የተለያዩ የአስተዳር ዘዴዎችን የተለያዩ መመሪያ